ሹራብ መስፋት ትችላለህ ወይ ነው የሚለው? ሹራብ መስፋት ሲባል ኖርማል ሹራብን መስራት ከሆነ ቀጥታ ሹራቡን መስራት አልችልም። ግን ሹራብ መስፋት ትችላለህ? ወይ ለሚለው ተቀዶ ከሆነ በመርፌ በክር ተደርጎ የሚሰፋ ነገሮችን እንደሱ ያው ከኢኮኖሚም አንፃር እንግዲህ በእኛ በኢትዮጵያ የተለመደ ነው። የተቀደደ ሰፍቶ ማጥለቅ። ኖርማል ነውና። ቆንጆ አድርጌ በመርፌና በክር ምናልባት ዘመናዊ ባይሆንም አሁን ዘመናዊ በዚህ በመኪና በምናምን በምናምን ተደርጎ የሚሰራ አለ። ግን እኔ ምንድነው የማደርገው? ምናልባት ፊት ለፊት ቦታ ወይም የማይመች ቦታ። ከሆነ ያው ግዴታ ወይ በማሽን ነው የሚሰፋው ወይም ደግሞ ኦሬዲ ልብሱ ከጥቅም ውጪ ሆኖ ይጣላል። ግን ምንድነው? አሁን ለምሳሌ አዲስ የተገዛ ሹራብ ስፌቱን ተከትሎ ስፌቱን ተከትሎ በዛ በተሰፋበት መስመር የሚለቅ ከሆነ ቤት ውስጥ በቀላሉ በክር በተመሳሳይ ክር በተመሳሳይ ክር ተደርጎ መስፋት እችላለሁኝ ማለት ነው። ግን ቅድም እንዳልኩት ይሄ መሃል ላይ ቡጭቅ የሚል አይነት ነገር። ወይ ያለ ስፌቱ መሃል ላይ አካባቢ እንትን የሚል ከሆነ መጻፍ የሚችል ከሆነ ተደርቦ የሚጻፍ ካልሆነ እሱም ለውበት ስለሚያስጠላ ብዙ ጊዜ ያው ከጥቅም ውጪ ማድረግ ወይም እንትን ማለት ነው እንጂ። ልለብሰው አልችልም ግን በስፌቱን ይዞ ከተቀደደ ሹራብ መስፋት እችላለሁኝ ማለት ነው። ኖርማል በቤት ውስጥ በመርፌና በክር አለበለዚያ ግን በመኪናው ይሄ በልምድ የሚሰራው በዘመናዊ መልኩ የሚሰፋውን ስፌት እሱን መስራት አልችልም።

በመታጠቢያ ቤት ውስጥ እዘምራለሁ ወይ ነው የሚለው አም በጣም እንደውም የሚገርም ነገር እያሰቡ ነበር ይሄንን ጥያቄ በመታጠቢያ ቤት ውስጥ ብዙ ጊዜ እዘምራለሁም እዘፍናለሁም ያው እንግዲህ ያው ብዙዎቻችን ያው በዘፈቀደ ነው እንትን የምንለው ግን ብዙ ጊዜ ሻወር ቤት ውስጥ ወይም መታጠቢያ ቤት ውስጥ ስገባ ብቻዬንም ስለምሆን አላውቅም ዘና ስለሚያደርገኝ መሰለኝ ድምጽ ካፌ አይጠፋም ወይ መዝሙርን ጠዋት ጠዋት ከሆነ እንደውም ብዙ ጊዜ መዝሙር ነው የሚቀናኝ እዘምራለሁኝ የጠዋት ጠዋት መዝሙሮች እሰይ ነህ እንደውም በጣም ከምወደው እሰይ ነጋ እሰይ ነጋ ላመሰግነህ ነው የሚለውን መዝሙር ብዙ ግዜ እዘምራለሁኝ ሌላው ምንድነው በማለዳ ስወጣ ከቤቴ የሚለውን መዝሙሩ እንደዚህ እንደዚህ የሚሉ መዝሙሮች በጣም ደስ ይሉኛል። እና እንደውም ዝም አልልም ሻወር ቤት ወይም ደግሞ መታጠቢያ ቤት ውስጥ ገብቼ አፌ ዝም አይልም ወይ የሆነ ዘፈን ይቀናኝና በጧት የሆነ አእምሮ ውስጥ የሚመጣ ነገር የሆነ ዘፈን ይኖራል ወይም ደግሞ የሆነ መዝሙር እዘምራለሁኝ ከዛ በተጨማሪ ምንድነው የማደርገው እንትን ካላልኩ እንኳን ሰው በአካባቢዬ ካለ አወራለሁኝ ከሰው ጋራ ማለት ነው ከሰው ጋራ ወይ እነጋገራለሁ እንጂ ዝም ብዬ ብዙም የመታጠብ ልምድ የለኝም እና እንደዛ አደርጋለሁ። ምናልባት እንግዲህ ያው የሰው ልጅ እንትን ሙዱ ተቀያያሪ ነው እንደ ሙዴ ደግሞ አንዳንዴ ደግሞ መናገርም የሚያስጠላኝ ቃል ዝም የምልበትም ሁኔታዎች ሊፈጠሩ ይችላሉ ግን በአብዛኛው ጊዜ ምንድነው ወይ መዝሙር ወይ ዘፈን የሆነ ነገር ካፌ ላይ አይጠፋም እዘምራለሁኝ። በራሱ መታጠቢያ ቤት መግባት አይምሮን እንትን ስለሚል ወደ መዝሙር ወይም ወደ ዘፈን የሆነ ነገር ከመናገር ወደ ኋላ አልልም

ሙዚየም መሄድ ትወዳለህ ወይ ይላል? ዋው ሙዚየም መሄድ በጣም እፈልጋለሁኝ ግን የመሄድ እድሉን ብዙም አግኝቸ አላውቅም። ሙዚየሞች በአካባቢዬም ብዙም እንትን ብለው አያውቁም ግን ጊዜ ሰጥቼው አላውቅም። እንጂ ሙዚየም እሄድ በጣም እፈልጋለሁኝ እና በጣም ደስ ይለኛል። እኔ እመኘዋለሁ ግን አንድ ቀን እንደምሄድ ደግሞ ተስፋ አደርጋለሁኝ ተሳክቶልኝ ማለት ነው። ሙዚየሞች ለምሳሌ የሚጎበኙ ቅርሶች በጣም ኢትዮጵያ ውስጥ ብዙ የሚጎመኙ ቅርሶች አሉ። ሙዚየሞች እና እነዛ እነዛን እድሉን አግኝቼ ሰአቱን ሁኔታዎች ተመቻችተውልኝ ብሄድ በጣም ደስ ይለኛል በጣም እወዳለሁኝ። በጣም እንደው ከምመኘው ነገር አንድ ቀን እሞክረዋለሁ ብዬ የማስበው እሱን ነው። ከምንም በላይ አሁን ብዙ ሰው እንደውም አንዳንዴ ምንድነው? የሚለው መዝናናት ከተባለ ወደ ዱባይ ወደ ምናምን ነው የሚመኘው። እኔ ግን በጣም ቅርሶችን ለመጎብኘት በጣም ምኞት አለኝ ማለት ነው።

ያው ከቤት ስራ ምን ያህል ይርቃል ነው የሚለው? ከቤቴ ብዙ ርቀት አለው። ለምሳሌ ስንት ኪሎ ሜትር? በኪሎ ሜትር እንደዚህ ለክቼ ባላውቀውም ግን የተወሰነ የተወሰነ ያክል ነው። የሚርቀው እንደው በዛ ከተባለ። ሁለት ኪሎ ሜትር ሁለት ኪሎ ሜትር የሚርቅ ነው። ሁለት ወይም ሁለት ነጥብ አመት ከሁለት እስከ ሶስት ኪሎ ሜትር ያክል ርቀት ሊኖረው ይችላል። ያው ትራንስፖርት አለ በዋጃጅ ነው የሚሄደው ብዙ ጊ፤ አንዳንድ ጊዜ ግን። እንትን የምል ከሆነ ሰዓት ገና ከሆነ ወይም ቀደም ብዬ የምነሳ ከሆነ። ትራንስፖርት ሳልጠቀም እንትን ቶሎ ለመሄድ እሞክራለሁኝ በእግሬ ለመሄድ ወክ ማድረግ እሞክራለሁኝ። እና ከሁለት እስከ ሶስት ኪሎ ሜትር ያክል ከመስሪያ ቤቴ ከቤቴ ርቀት ላይ ይገኛል ማለት ነው።

ኦ ኢንተርኔት አለህ ሆይ ነው የሚለው? ጥያቄው አዎ ኢንተርኔት በሚገባ አለኝ ያው ዋይፋይ ኢንተርኔት እጠቀማለሁ የዳታ በሲም ካርድም ኢንተርኔት እጠቀማለሁ በዋይፋይ ብዙ ጊዜ ያው ስራ ቦታ ስሆን የዋይፋይ አክሰሱን አላገኝም ግን ቤት ግን እዛ ስራ አካባቢ ላይ በኢንተርኔት ወይም በዚህ በሞባይል በሲም ካርዴ የሚሞሉ ዳታዎችን እጠቀማለሁኝ። በቤት ሰውን ደግሞ በዋይፋይ ኢንተርኔት እጠቀማለሁ ማለት ነው። ሁለቱንም በደንብ አድርጌ እጠቀማለሁ ግን ምንድነው አንዳንድ ጊዜ እንደየ ሁኔታዎቹ ተለዋዋጭ ነው። አንዳንዴ ኢንተርኔቱ በጣም በዚህ በሲም ካርዱ የምጠቀመው ኢንተርኔት ፈጥኖ ይሰራልኛል አንዳንድ ጊዜ ደግሞ በ ዋይፋዬ የምጠቀመው ይሰራልኛል ማለት ነው። እና በዚህ የሚሰራልኝ ፈጠን ፈጠን ብሎ የሚሰራልኝን እጠቀማለሁ ለምን ማለት ነው። አሁን ለምሳሌ በሲም ካርድ የኢንተርኔት ዳታ ነው የምጠቀመው ዋይፋዩ እያስቸገረ ቀስ እያለ ሲያስቸግረኝ ወደዚህ ዞርኩኝ ማለት ነው። እና ብዙ ጊዜ ያው እንግዲህ በደጅ በመሆንበት በተንቀሳቃሽ ስልኬ በ በ በሲም ካርድ ዳታዬ እጠቀማለሁኝ። ቤት ውስጥ ደግሞ በዋይፋይ ኢንተርኔት እጠቀማለሁኝ። እንደየቦታዎቹ እንደሚፈጥንልኝ እየመረጥኩት እጠቀማለሁ ማለት ነው። እንደውም ኢንተርኔትን ሳየው ከሌሎች ወጪዎች አንፃር ዝቅተኛ ወጪ የሚባል ነው የቴሌ እንትን ዝቅተኛ ስለሆነ በጣም አሪፍ ነው። እንደየቦታዎቹ ስለሚለያይ እንግዲህ እንደየሁኔታዎቹ እየመረጥኩኝ እጠቀማለሁ ማለት ነው። የኢንተርኔት አክሰስ በደንቡ አለኝ። እና ያው አሁን ላይ ላይፋችን ራሱ ግዴታ ምን ሶሻል ላይፉም ምኑም ምኑም ከሶሻል ሚዲያ ጋራ የተገናኘ ለመረጃዎችም ሲባል ግዴታ ኢንተርኔት መጠቀም ስላለብኝ ኢንተርኔትን ግዴታ ማግኘት አለብኝ። አንዳንዴ እንደዚህ በከተማዎች ላይም ሆነ በገጠሮች ላይ እየኖርን የኢንተርኔት ችግር ካለ በጣም ከባድ ነው። እና ኢንተርኔት በደንብ እጠቀማለሁኝ

ምግብህን ለሌሎች ማካፈል ትወዳለህ ወይ? ነው የሚለው ጥያቄው አዎ በሚገባ እወዳለሁኝ። ምክንያቱም ምንድነው? በአሁን ሰዓት ሲጀመር ብቻዬን እበላለሁ ብቻ እንትን እላለሁ ማለት አስደሳች ነገር አይደለም። ምክንያቱም በቃ እንደ ተካፍሎ እንደ መብላት የሚያስደስት ነገር የለም። በአሁን ሰዓት አንደኛ ያው ችግረኞችን መርዳት ግድ ይለናል። ምግብህን አካፍሎ ተካፍሎ በ አሁን በኢትዮጵያ ልማድ ራሱ ያለህን ነገር ተካፍለህ በጋራ መብላት ነው የተለመደውም ሲጀመር። እና ምግቤን በደንብ አካፍዬ ነው የምበላው ለሌላቸው ለምሳሌ እንደውም እንደዚህ በዓላት ሲሆኑ ምግብን ተካፍሎ መብላት በጣም መንፈሳዊ እርካታን የሚሰጥ ነገር ነው። እና ምግብን ተካፍሎ መብላት በጣም ደስ ይለኛል። እንደው እንደው እድሉን አናገኝም ማለት ያው ይሄን አክል በደንቡ አናስብበትም እንጂ እንደውም በቀን በቀን ቢሆን አንዴ ዛሬ ከምንበላው ላይ እንደው ምግብ ቢበዛ ምንድነው? የሚባለው ከምንበላው ላይ በቀን በቀን እንደው እንትን ብሎ ቢሰጥ ጥሩ ነው። ግን የበዓላት ቀንን የበዓላት ቀን ለተቸገሩ ወገኖች ማካፈል ምናምን በጣም ያስደስተኛልና። ያያ ግድ ይለናልም እንደው አጋጣሚውን ካገኘውና በእኛ አካባቢ ምንድነው? የሚባለው የኔቢጤ ወይም ያንን ነገር ለማድረግ ወይም የምግብ እንትን በተሟላ ሁኔታ ለማያገኙ ሰዎች የማያገኙ ሰዎች ቤት ለቤትም ራሳቸው ጠይቀው የሚመጡበት ሁኔታ አለ። እዛው ደግሞ ቦታቸውም ተሄዶ የሚሰጥበት ሁኔታ አለ። ግን ያው ብዙ ጊዜ ያው መኖሪያ ቤቶች ላይ ብዙም ባይመጡም እንደዚህ ሆቴሎች ላይ ሄደው የሚጠይቁ አሉ። ግን እኔ የማደርገው የበአል ቀን የበአል ቀን ብዙ ጊዜ ቢሆን በቀን በቀን ቢሆን ደስ ይላል ግን አልፎ አልፎ ለበዓላት ከምበላው ላይ እያካፈልኩኝ ለይህንን የምግብ ማግኘት ለማይችሉ ሰዎች አካፍላለሁኝ ማለት ነው። እንዲሁ በጎረቤትም ደግሞ በጉርብትና በጋራ ሲበላ ደስ ይለኛል እንደውም ብቻ መብላት በጣም ነው የሚያስጠላኝ አይበላልኝም። እንደዚሁ ብቻ አሁን ሳህን አቅርቦ መብላት ብዙም የመብላት ወስፋቴ አይከፈትልኝም። በጋራ ሆኖ ሲበላ ግን የመብላት ፍላጎትን በዛው ያክል ስለሚጨምር በጋራ መብላትን እመርጣለሁ

በባህላቹሁ ሰርግ እንዴት ይከናወናል ነው? የሚለው እንግዲህ መጀመሪያ ሁለት ጥንዶች ከተዋወቁ በፊት በፊት እንደኛ አካባቢ ባህል። በባህላቹህ ሰርግ እንዴት ይከናወናል የሚለውን በፊት በፊት ምንድነው የሚደረገው? እንትን ነው የሚባለው። ልጆቹ ሳይተዋወቁ በፊት ተጋቢዎቹ ሳይተዋወቁ ቤተሰብ ነው የሚመርጥለት ወንዱ የወንዱ ቤተሰብ ለ የወንዱ ቤተሰብ ሚስት ይፈልግለታል በቤተሰብ ማለት ነው ሚስት ይፈለግለታል። ተፈልጎ ከተመረጠ በኋላ ምንድነው? የሚደረገው ሽምግልና ይላካል ልጅህን ለልጄ ተብሎ ሽምግልና ይላካል። ከተላከ በኋላ የሴቷ ቤተሰቦች የሚቀበሉ ከሆነ በስንቴ ነው? በባህሉ መሰረት ስንቴ ነው የሚመላለሱት አራት ጊዜ ይመላለሳሉ። በመጀመሪያ ምንድነው? እንትን ለማለት ነው የሚሄዱት በወረቀት መልክ ነው መጀመሪያ የሚላከው በወረቀት እንትና እንትና የሚባል ልጃችን ልጃችሁን እንድትሰጡን ምናምን ተብሎ ተጽፎ በወረቀት መልኩ ይደረሳል። በሁለተኛ ደግሞ በጧት ተነስተው አራት እንትኖች በአካል ሄደው እንትን ሴቷ ቤተሰብ ጋር ሄደው ይጠይቃሉ ከዛ በአራት እንትን ያልቃል ማለት ነው። እና የሰርግ በአራተኛው ዙር የሰርግ ቀን ይቀጠርና ይኬዳል ማለት ነው። ተሰብስቦ ተበልቶ ተጠጥቶ የሰርግ ቀን ተይዞ ይኬዳል። ከዛን እንግዲህ የሰርግ ቀን ከተዘጋጀ በኋላ ያው ብዙ ጊዜ ምሳ ሰዓት ነው የሚሆነው የሰርግ ፕሮግራም። ምንድነው? የወንዱ ቤተሰብ ከአጃቢዎቹ ጋራ ይመጣና የሴቷን ቤተሰብ ይወስዳል ማለት ነው። በዚህ መልኩ ሰርጉ ይከናወናል ማለት ነው

ለስራ ትጓዛለህ? ይላል። ለስራ ብዙ ጊዜ ዋው እኔ እንግዲህ ብዙ ጊዜ ማርኬቲንግ ስራዎችን እሰራለሁኝ። የግብይት ላይ ብዙ ጊዜ ደግሞ ግዴታ የስራ ሁኔታዬም በእግሬ እየተጓዝኩ እንድሰራ ሰዎችን ማግኘት ማሳመን ወደ እኛ ድርጅት እንዲመጡ ማድረግ ስለሆነ ብዙ ጊዜ የምሰራው አብዛኛውን ጊዜ ጉዞ የማደርገው በእግሬ ነው በእግር ጉዞ አደርጋለሁኝ። ቅርብም ይሁን በጣም ሩቅ ካልሆነ በስተቀር መጓጓዣዎችን አልጠቀምም። በእግሬ ብዙ እጠቀማለሁኝ። ቢያንስ አሁን ለምሳሌ በእግሬ የምጓዘው አንድ ያው ጠዋት ወደ ስራ ስሄድ ሰዓት ቀደም ብዬ የምነሳ ከሆነ በእግሬ ተጉዤ እሄዳለሁኝ። ቢያንስ ያው ቅድም እንዳልኩት ከሁለት ኪሎ ሜትር ከሁለት ከሁለት ኪሎ ሜትር እስከ ሁለት ተኩል ባለው ኪሎ እስከ ሁለት ተኩል ባለው ኪሎ ሜትር ርቀት ያለው ነው የስራ ቦታዬ እና እና በዚህ እንትን ውስጥ እጓዛለሁኝ ማለት ነው እና ብዙ ጊዜ እሄዳለሁ።

ወደ ስራ በሰአቱ ትደርሳለህ ነው የሚለው ግዴታ ነው። ግዴታ ነው ወደ ስራ በሰአቱ መድረስ በጣም ግዴታ ነው በእኛ መስሪያ ቤት ውስጥ። ለምሳሌ የስራ ሰዓታችን ሁለት ሰዓት ነው ሁለት ሰዓት ገብተን ነው አስራ ሁለት ሰዓት የምንወጣው። እና የስራ ከስራ ሰዓት ቀድመን ሁለት ሰዓት ስራ የምንጀምር ከሆነ ቀድሜ አንድ ሰዓት ከአርባ አምስት ሲል እዛ መገኘት አለብኝ ግዴታ ማለት ነው። ስለዚህ በ ቀድሜ አስራ አምስት ደቂቃ ቀደም ብዬ እደርሳለሁኝ። እንደውም በእኛ ቢሮ ውስጥ ምን አይነት የስራ ባህል አለ። ያቺን አርባ አምስት ደቂቃ ልክ አንድ ሰዓት ከአርባ አምስት ሲል እማይደርስ ሰው ካለ ምን ይደረጋል? በር ላይ እዚያችን አስራ አምስት ደቂቃ እስኪጨርስ ድረስ በር ላይ ያለ ስራ መንገድ ላይ ይቆማል ማለት ነው። ይሄ ምንድነው ይሄ ለምንድነው? የተደረገ። ሰአታችንን ጠብቀን እንድንደርስ እዛ ጋር መጉላላት እንዳይኖር። ሰዓቱ በ በሰአቱ ተገብቶ ቀደም ተ ተብሎ ተገብቶ መዘጋጀት ያለባቸው ነገሮች ተዘጋጅተው ለደንበኞች። ተዘጋጅተን ደንበኛ ሲመጣ ገና ወደዛ ወደዚህ ማለት እንዳይኖር። ቀደም ብለን አስራ አምስት ደቂቃ ቀደም ብለን መዘጋጀት ያለበትን ነገር ተዘጋጅተን እንድንጠብቅ ያደርገናል ማለት ነው። ምክንያቱም ለምሳሌ አሁን አርፍደን ከገባን ቀናችንን በሙሉ አበላሽተን እንውላለን በዛ በጥንፊያ በዛች በ በሰአቱ አናቱ ላይ የምንደርስ ከሆነ በመዋከብ ቀናችን ይታወካል ብዙ ስህተቶች ይፈጠራሉ። እና ያንን የስራ ባህል ለማጎልበት ሲባል ምንድነው? ከዛች አንድ ሰዓት ከአርባ አምስት ሲል ያልደረሰ ሰራተኛ ካለ በሩ ይዘጋል ማለት ነው። ያቺን ሰዓት ለ ለማትረፍ ሁለተኛ ደግሞ ደንበኞችን ላለ ማጉላላት ሲባል። ስራችንን ቀደም ብለን ተዘጋጅተን እንጀምራለን ማለት ነው። ጥሩ የስራ በዓል ነው እንደውም ካለውበት መስሪያ ቤት የማደንቀው ከስራ በዓላቶች ውስጥ ይሄ ቀድሞ ለስራ ቀድሞ ተገኝቶ የስራ ለስራ ዝግጅቶችን ማድረጉ ይሄ ፓርቱ በጣም ደስ የሚለኝ የስራ ባህል ነው። ማለት ነው

ስጦታ መስጠት ትወዳለህ ወይ ነው? የምለው ዋው ስጦታ መስጠት በጣም ነው የሚያስደስት በእውነት እኔም ብቻ አይደለም ስጦታ ቢሰጥ ሁሉም ሰው ይደሰታል። ስጦታ መስጠት በጣም ወሳኝ ነገር ነው። ለምሳሌ አሁን ስጦታ ወዳጅነትን ይጨምራል። ለበጣም ለብዙ ነገር ጠቃሚታ አለው ስጦታ መስጠት ለምሳሌ ለጓደኝነትም ብቻ ያው ቅርርብን ወይም መዋደድን ለማጎልበት ስጦታ መስጠት ያስደስተኛል። ለምሳሌ ለበዓላቶች ለገና ለጥምቀት እነዚህ ገናና ጥምቀት አብሶ የ ስጦታ በዓላት ናቸው ስጦታ የምንሰጣጥበት በዓላቶች ናቸው። እና ስጦታ በእነዚህ ወቅቶች መስጠት በጣም አስደሳች ነገር ነው። ምንድነው? ሌላው ስጦታ ስል ስጦታ ምን ምን ስጦታዎችን መስጠት ያስደስተኛል። የብር ስጦታ ብዙም ደስ አይለኝም። ለምሳሌ ስጦታ ሴት ከሆነ አበባ ጌጣጌጦች ወንድ ከሆነ ደግሞ ሰዓት። ሌላ ተጨማሪ ደግሞ ከስጦታ አይነቶች ውስጥ ቀሚስ ልብስ የመሳሰሉትን ስጦታዎች መስጠት በጣም ያስደስተኛል። በምን ሰዓት ደግሞ በድንገቴ ፈንጠዝያ እነሱ ሳያውቁ ድንገት መስጠት ማለት ነው። እነሱ ሳያውቁ ስጦታ በድብቅ ተዘጋጅቶ የሚሰጥበት ሁኔታ በጣም ደስ ይላል። እንደዛ ቢሆን ያው ያ ሰውም አዲስ ስለሚሆን ለዛ ለስጦታ ስላላወቀው በጣም አስደሳች ነው የሚሆነው። እና በዛ መልኩ ስጦታ መስጠት በጣም ደስ ይለኛል። እነሱ ሳያውቁ በደንቡ ተዘጋጅቼ ያንን ስጦታ ሳያውቁ ማቅረብ ማለት ነው። እንደዛ ሲሆን ስጦታ በጣም ደስ ይላል። እና ስጦታ በዛ መልኩ መስጠት ደስ ይለኛል። ሌላው ስጦታ ምንድነው? ለልደት ለልደት ለምሳሌ የልደት ቀን የልደታቸውን ለማስታወስ በጠዋት ትልልቅ አሁን ለምሳሌ የልደት ቀን ትልልቅ ሰው ከሆነ ምንድነው በዛ በልደቱ የሚወደውን ነገር የሚወደውን ነገር ሰርቶ መስጠት። አሁን ሰው ብዙ ጊዜ እኛ የምንወደውን ሳይሆን እኔም የምወደውን ብዙ ሳይሆን ብዙ ጊዜ ስጦታ የማዘጋጀው ያ ሰው የሚወደውን ያ ሰው የሚያስደስተውን ነገር ብዙ ጊዜ አዘጋጃለሁ ስጦታ የምሰጥ ከሆነ ያንን ነው መጀመሪያ ጥናት የማደርገውኝ እና ያ ሰው ማቴሪያሎችን ላያስደስቱት ይችላሉ። ምናልባት ደግሞ እንደዚህ ፎቶ የሚያስታውሰው ማስታወስ የሚፈልገው ነገር ካለ ያ ያን ራሱ በሀሳብ ደረጃ እንትን ማለት ያው እንደ ስጦታ ነው። ጊዜ መስጠት በራሱ እንደ እንደ ስጦታ ስለሆነ። እንደዚህ አይነት አጋጣሚዎች ልደቶች ላይ የተለያዩ ፕሮግራሞች ላይ ምርቃቶች ላይ ሰርግ ላይ እንደዚህ እንደዚህ ያሉ ፕሮግራሞች ላይ እንግዲህ ስጦታ አዘጋጅቼ መስጠት በጣም ደስ ይለኛል። ለስጦታ ያለኝ አቋም ይሄ ነው

"ዋው ምን አይነት ጥቅማጥቅም አለህ?" ይላል፤ ምን አይነት ጥቅማጥቅሞች አሉኝ እኔ፤ እንግዲህ ያው ደሞዝተኛ ተቀጣሪ ተቀጥሬ ነው የምሰራው። የተለያዩ ጥቅማጥቅሞች አሉኝ። እያንዳንዱን ዘርዝሬ ነው የማስረዳው። ለምሳሌ አንደኛው ጥቅማጥቅሜ ምንድነው? የ የ የ የቤት ጥቅማጥቅም የቤት ለምሳሌ ኖርማል የ የቤት ምንድነው የምታስብልኝ ሰባት መቶ ሃምሳ ብር ከደሞዜ ከኖርማል ከትክክለኛው ደሞዜ ተጨማሪ የቤት ሰባ መቶ ሃምሳ ብር ይታስብልኛል። ከዚህ ሰባት መቶ ሃምሳ ብር ደግሞ በተጨማሪ ምንድነው የሚታሰብልኝ? የቤቴ የመበደር ቤት የመበደር ቤት የመበደር ማለት የምሰራበት መስሪያ ቤት ለ በሃያ አምስት አመት ከፍዬ የምጨርሰው የምጨርሰውን ቤት ይገዛልኛል ማለት ነው። ኖርማሉ ሙሉውን ቤት ማለት ነው። ያንን ቤት ይገዛልኝና በየወሩ እኔ ከፍዬ ለ ሃያ አምስት አመታት ያክል በየወሩ በመክፈል እጨርሳለሁኝ ማለት ነው። ሌላኛው ጥቅማጥቅም ምንድነው? የመጓጓዣ ጥቅማ ጥቅም ነው። ከመጓጓዣ ጥቅማ ጥቅም ውስጥ ምንድነው የሚደርሰኝ? በ በጊዜው ባለው የነዳጅ የብር ዋጋ መቶ ሌተር ይታሰብልኛል። ለምሳሌ በአሁኑ ወቅት ሃያ ብር ከሆነ መቶ ሃያ በመቶ ሊትር ተባዝቶ ያ ብር እንደ ጥቅማጥቅመህ ከደሞዜ በተጨማሪ ተጨማሪ ይሰጠኛል ማለት ነው። ይሄ የመጓጓዣ ወይም በእንግሊዘኛው ትራንስፖርት አሎአንስ ይባላል። የመጓጓዣ ጥቅማጥቅም አለኝ ማለት ነው። ሌላው ተጨማሪው ጥቅማ ጥቅሜ ምንድነው? የህክምና ጥቅማጥቅም አለኝ። ለምሳሌ እኔ ቢያመኝ ዘጠና ፐርሰንቱ መስሪያ ቤቴ ነው የሚሸፍንልኝ ማለት ነው። ዘጠና ፐርሰንቱ መስሪያ ቤቴ ይሸፍንልኛል አስር ፐርሰንቱን ብቻ እኔ እከፍላለሁ ማለት ነው። ይህም ምንድነው የሚደረገው መጀመሪያ ባንኩ ማነው መስሪያ ቤቴ ወረቀት ጽፎልኝ እሄድና ስምምነት ያደረገ ያደረገባቸው የህክምና ተቋማት ላይ ሄጄ ህክምናዬን እፈጽማለሁ ማለት ነው። ከዛ በኋላ ከ ህክምናዬን ከጨረስኩ በኋላ የታከምኩበትን ደረሰኝ ይዤ ወደ ስራ ቦታዬ በመምጣት ያንን ብር ዘጠና ፐርሰንቱን ከእኔ ከእኔ ማነው ዘጠና ፐርሰንቱን ከመስሪያ ቤቱ አስር ፐርሰንቱን ደግሞ ከእኔ እጄ ላይ እንኳን አስር ፐርሰንቱ የማይኖር ከሆነ ከዛው ከ ለመስሪያ ቤቱ ለዚህ እቺን አስር ፐርሰንቷንም አጋጣሚ እጃችን ላይ ከሌለን ብሎ የሚቀነስበት ቦታ ስላለው ከዛ ላይ ተቀንሶ ይሞላና ደሞዝ በሚገባበት ሰዓት ላይ ያንን እከፍላለሁኝ ማለት ነው፤ እና ከእኔ በተጨማሪ ደግሞ በጣም ደስ የሚለኝ ከጥቅማጥቅም የልጆችን፣ የልጆችን የኔ ልጆች ካሉ ከሚታመሙ ከሆነ ያንን የህክምናቸውን ዘጠና ፐርሰንቱን መስሪያ ቤቴ ከቨር ያደርግልኛል ወይም ይችልልኛል ማለት ነው። በጣም ጥሩ ጥቅማጥቅም ብዬ ነው የማስበው ይሄ ምክንያቱም በአደጋ ጊዜ የሚደርስ ጥቅማ ጥቅም ነው። ሌላው ደግሞ የበረሃ አበል ነው። የበረሃ አበል የሚባል ጥቅማ ጥቅም አለ። የምኖርበት አካባቢ ትንሽ ሙቀታማ በአዳማ ይባላል የኢትዮጵያ አዳማ፤ ትንሽ ሞቃታማ ስለሆነ ሃያ የደሞዜን ሃያ ፐርሰንት አበል ይታሰብልኛል ማለት ነው። የደሞዜ ሃያ ፐርሰንት እወስዳለሁኝ ማለት ነው። እነዚህ ሁሉ እንግዲህ ከዋናው ደሞዜ ተጨማሪ የሚከፈለኝ ጥቅማ ጥቅም ነው ማለት ነው። በጣም ጥሩ እንደውም ካለኝ ደሞዝ ውስጥ ጥቅማጥቅሙ ነው ትልቁን ቦታ የሚይዘው። ስለዚህ ጥሩ ጥቅማጥቅም አለኝ።

ኦ የመስመር ላይ ሙዚቃ ትሰማለህ ወይ? ነው የሚለው። የመስመር ላይ ሙዚቃ አዎ እሰማለሁኝ። ያው ብዙ ጊዜ እንደዚህ አሁን አዳዲስ የመጡ ሙዚቃዎችን እሰማለሁኝ። በመስመር ላይ ስጓዝ አንዳንዴ እረፍት ሰዓት በማገኝበት ሰዓት ሙዚቃዎችን አዳምጣለሁኝ። ለምሳሌ ብዙም እንትን ያላሉ ሞቅ ያላሉ ለስለስ ያሉ ሙዚቃዎችን እሰማለሁኝ። ለምሳሌ ከማደንቃቸው ሙዚቃዎች አሁን የቴዲ አፍሮን ሙዚቃ እወዳለሁኝ። የነ ጂጂን የነ ፍቅረአዲስን ሙዚቃ በጣም ደስ ከሚሉኝ ሙዚቃዎች ውስጥ ነው። እና እነዚህ እነዚህ ሙዚቃዎችን እሰማለሁ። ሌላ ተጨማሪ ምንድነው ሙዚቃ አንዳንዴ ይረብሸኛል። ምክንያቱም ባልተረጋጋሁበት ስሜት ወይም ደግሞ መስማት በማልፈልግበት ድምጽ መስማት በማልፈልግበት እና እንትን በምልበት ሰዓት በምመሰጥበት ሰዓት ለምሳሌ አሁን ከሩቅ የሚመጡ ድምጾች ሙዚቃዎች ይረብሹኛል እንቅልፍ በምተኛበት ሰዓት። ሙዚቃዎችን የምሰማ ከሆነ ይረብሹኛል። ግን ደግሞ ስራዬ ብዬ ራሴን ለማዝናናት አይምሮዬን ነፃ ለማድረግ ስል ደግሞ የመስመር ላይ ሙዚቃዎችን እሰማለሁኝ። ሌላ ደግሞ ከሙዚቃዎችም በተጨማሪ ምንድነው እነዚህ በወሬ ጣልቃ እየገባበት ለምሳሌ አሁን ከሬድዮ ጋራ በተገናኘ ማለት ነው። ከሚዲያዎች ጋራ የሚለቀቁ ሙዚቃዎች ምክንያቱም አሰልቺ አያደርጉኝም። በመሃል አንዳንድ ኢንፎርሜሽኖችን፣ መረጃዎችን እወስድባቸዋለሁ። በመሃል ደግሞ ሙዚቃዎች ይኖራሉና እንደዛ እየተዋዛ ሙዚቃዎች ሲመጡ በጣም ደስ ይለኛል። ሌላ ምንድነው በዚህ በሙዚቃ ዙሪያ ክራር እና ዋሽንት ያለባቸው ሙዚቃዎች በጣም ደስ ይሉኛል። በቃ በደንብ እንድመሰጥ ያደርጉኛል። እና እነዚህ እነዚህ ሙዚቃዎች ደስ ይሉኛል። ሌላ ምንድነው በዚህ ስለ ሙዚቃና ስለ ሙዚቃ የሚወራ ስለዛ ሙዚቃ ስለ መልእክቱ፤ አሁን አሁን አንዳንድ የመስመር ላይ እንደዚህ በሬዲዮ እና በቴሌቪዥን ጣቢያዎች ላይ የሙዚቃ የመጋበዝ ፕሮግራም ሲኖር፤ ስለ ሙዚቃው በደንብ እያብራሩ መገባበዝ ለሚፈልጉት ሰው እየተጋበዘ እንትን በሚልበት ሰዓት በደንብ ስለ ሙዚቃው እያሰብኩ መልእክቱን እያዳመጥኩኝ በምሰማበት ጊዜ የበለጠ ፍላጎት ሰጥቼ እንዳዳምጠው ያደርገኛል ያዝናናኛልም። እና ደግሞ ለምንድነው ለመገባበዝም ይሆናል እንደዚህ አይነት ሙዚቃ ማለት ነው። ሌላው ምንድነው እነዚህ በዓል ሲደርሱ በዓላቶች ሲደርሱ የሀገር በዓል ሲሆን ያው ጊዜውን ያማከለ ማለት ነው ጊዜውን ያማከለ ሙዚቃዎችን መስማት ያስደስተኛል። ምክንያቱም አሁን እንደዚህ በኖርማል ጊዜዎች ላይ ዝም ብሎ በሙዚቃ ውስጥ መቆየት ትንሽ ይከብደኛል። ግን ወቅቱን የጠበቀ በዓላቶቹን የጠበቀ እና ከ ከበዓሉ ከወቅቱ ጋራ የሚሄድ ሙዚቃ መስማት ይመቸኛል። ከዛ ውጪ ከሆነ ግን አንዳንዴ ያው ቅድም እንዳልኩት አሰልቺ ሊሆንብኝ ይችላል ማለት ነው። እና ሙዚቃዎችን በምክንያትና ሰአቱን በጠበቀ መልኩ ሙዚቃዎችን እሰማለሁኝ። ከዛ ውጪ ግን በመመሰጥ ጊዜዬን አሳልፋለሁኝ።

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው የሚለው ጥያቄው ምን ያህል ጊዜ ስብሰባ እናደርጋለን እንግዲህ የተለያዩ ስብሰባዎችን እናደርጋለን ለምሳሌ የቤተሰብ ሊሆን ይችላል የመስሪያ ቤት ሊሆን ይችላል የአካባቢ የ የእቁብ የእድር የተለያዩ ስብሰባዎችን አደርጋለሁኝ ለምሳሌ ከስራ ቦታ ስብሰባ ብጀምር ለምሳሌ ስራ ቦታ አካባቢ ሁልጊዜም ጠዋት ጠዋት ለአሥራ አምስት ደቂቃ ስብሰባዎች ይኖሩናል በምንሰራው ስራ ላይ በምንሰራው ስራ ዙሪያ የተለያዩ ነገሮችን እናነሳለን በአሰራራችን በጉድለት ሊሆን ይችላል ደግሞ በተሟላበት ነገር ለምሳሌ ጥሩ የሆነ ፓርት ትላንትን ዛሬ ተሰርቶ ከሆነ ነገ ጠዋት ላይ ያጥሩ ነገር ይነሳል ጥፋት ወይም ደግሞ ጉድለት ከሆነ ያ ጉድለትም ደግሞ ጠዋት በዛች በአስራ አምስትደቂቃ ውስጥ ያንን ስብሰባ እናደርጋለን ማለት ነው እና ሌላው ከእነዚህ በየእለቱ አስራ አምስት ደቂቃ ከምናደርጋቸው ስብሰባዎች በተጨማሪ በየሳምንቱ ሰኞ ሰኞ ደግሞ ሰፋ ላለ ጊዜ ወስደን ስብሰባዎችን እናደርጋለን የሳምንቱ የስራ አፈጻጸም ምን ይመስላል የስራ ባህላችን ምን ይመስላል የሚለውን ነገር በደንቡ የምንገማገምበት ለ ከሰላሳ ደቂቃ እስከ አንድ ሰዓት የሚቆይ ስብሰባዎችን እናደርጋለን፤ ይሄ ሰዓት ከ ከጠዋቱ ሁለት ሰዓት አንስቶ እስከ ሶስት ሰዓት ወይም እስከ ሁለት ሰዓት ተኩል የሚቆይ ስብሰባ ነው ይሄ ሳምንታዊ ስብሰባ ሲሆን ማለት ነው እና ሌላው ደግሞ ምንድነው በወር እና በመንፈቅ በአመት የምናደርጋቸው ስብሰባዎች አሉ ምክንያቱም የወራዊ አፈጻጸማችን ምን ይመስላል የሚለውን ሁልጊዜም በአንድ እንሰበሰባለን እዛ ላይ ተመካክረን እናልፋለን የስራ አፈጻጸማችን ምን ይመስላል የሚለውን በዛው ተነስቶ ወራዊ የስራ አፈጻጸማችን የምንገማገምበት የስራ ስብሰባ ይኖረናል ሌላው ተጨማሪ በ በየሩብ አመቱ ምክንያቱም የሚሰጡን የስራ ይዘቶች በየሩብ አመቱ ግምገማ ስለሚደረግበት በዛም እየተለካ እየተሰፈረ ስለሚሰጠን በየሩብ አመቱም ስብሰባዎች ይኖሩናል ማለት ነው። ከየሩብ አመቱ ተጨማሪ ደግሞ በግማሽ አመት የግማሽ አመት አፈጻጸም ተብሎ የስራ ግምገማ ስለሚደረግ በግማሽ አመትም የስራ ስብሰባ ይኖረናል፤ ከዛ በተጨማሪ እንግዲህ የአመቱ አፈጻጸም ነው የአመቱ አፈጻጸም ለሁሉም ለመስሪያ ቤቱም ለእያንዳንዱ ሰራተኛም የራሱን አስተዋጽኦ ይዞ ስለሚመጣ የአመት አመታዊ ስብሰባ ይኖራል ማለት ነው፤ ይህ አመታዊ ስብሰባ ምንድነው የሚሆነው ለአንድ ቀን ምናምን ተወስዶ በትንሽ በስራ ቦታዎች ብቻ የተወሰነ ሳይሆን እንደ መስሪያ ቤት የተወሰኑ ሰራተኞችን በየ በየክፍል ክፍሉ በየፕሮግራም ወጥቶ ለአንድ ቀን ወይም ለሁለት ቀን የሚቆይ ስብሰባዎች ወይም ደግሞ እንደ ስልጠና ነገርም ተደርጎ የምንሰባሰብበት የምንነጋገርበት ሁኔታዎች ይኖራሉ ማለት ነው እንግዲህ የስራ ቦታ ስብሰባ ይሄንን ይመስላል ሌላው ምንድነው የአካባቢ ስብሰባ ይኖራል ለምሳሌ በተፈለገ ሰዓት ስብሰባ መደረግ ባለበት ሰዓት ስለ አካባቢው ሁኔታ መነጋገር ባለብን ሰዓት ስብሰባ ታዞ እንግዲህ የአካባቢው ተወካይ ስብሰባ በማዘዝ አንዳንድ ነገሮች ተነስተው ስብሰባ ይደረጋሉ ማለት ነው፤ ሌላው ምንድነው ሌላ ስብሰባ ያለው የእድር እና የእቁብ ስብሰባ ነው የእድር ስብሰባ እንግዲህ አንዳንድ ሁኔታዎች ሲፈጠሩ ያው እድር እንግዲህ ለአደጋ ጊዜ የሚውል ነገር ነው፤ ምንድነው መሰብሰብ በልዩ ሁኔታ መሰብሰብ ያለበት ነገር ሲኖር ስብሰባ ጠርቶ በመነጋገር አንዳንድ ሁኔታዎች መቀጠሪያ ያለባቸው ነገሮች ሲኖሩ ወይም ደግሞ ሰዎች የሀላፊ ሰዎች መቀየር ሲኖርባቸው ስብሰባ አድርገን ሀላፊዎችን መሪዎችን በስብሰባ እንመርጣለን እንግዲህ ብዙ አይነት ስብሰባ እናደርጋለን በጥቂቱ ይሄ ነው።

ያህል ጊዜ ወደ ገበያ ትሄዳለህ? ነው የሚለው ገበያን ጊዜ ገበያ እንግዲህ ብዙ ጊዜ ብዙም ቶሎ ቶሎ አልሄድም ለምሳሌ በወር አንዴ አሁን በእርግጥ እንደየገበያ አይነቶቹ ይለያያሉ ለምሳሌ ለመመገቢያ የሚውሉ ምግቦችን ለመግዛት ከሆነ ያው በወር አንድ ጊዜ እሄዳለሁ። ለምሳሌ ወርም ግን ወር ብዙ ጊዜ አልቆይም ያው ጊዜ ተመኑን አላውቅም ግን በየ በጨረስኩ ሰዓት ገበያ በሚያስፈልገኝ ሰዓት ከወርም ያነሰ ሊሆን ይችላል ከወርም ያለፈ ሊሆን ይችላል ግን በየቀኑም ደግሞ የሚኬድበት አጋጣሚ አለ ግን የሚገዙት እቃ እንደየቃዎቹ አይነት በተለያየ ቀን እሄዳለሁ ወይ ማለት ነው ለምሳሌ ለራሴ ለ ለጽንጽህና መጠበቂያ ወይም ደግሞ ለመዋቢያ የሚሆኑ ገበያዎችን ለመገብየት ቢያንስ በወር አንዴ እሄዳለሁኝ። እሱንም ምንድነው የምሄደው በትርፍ ሰዓቴ ነው የምሄደው። ከስራ ሰዓት በኋላ እሄዳለሁኝ ማለት ነው። በወር አንድ ጊዜ ወይም ደግሞ በ በየግማሽ ወሩ የሚሄድበት አጋጣሚ ይኖራል ማለት ነው ሌላው ደግሞ ምንድነው ለ ገበያ ለምንድነው የሚሄደው ለ አዎ ለ ለምግብ ለምግብ እንትኖች በየወሩ ብያለሁኝ አሁን እንግዲህ ከምግብ አይነቶቹም ደግሞ በየጊዜው የሚገዙ ምግቦች አሉ ለምሳሌ የሚበላሹ ቶሎ ቶሎ መቀየር ያለባቸው ምግቦችን ለመግዛት በሳምንት በሳምንት ሊሆን ይችላል ለምሳሌ እንደዚህ እንደ ቲማቲም የሚበላሹ ምግቦች ለረጅም ሰዓት መቆየት የማይችሉ ምግቦችን ለመገብየት በሳምንት በአምስት ቀን ወይም ደግሞ በስድስት ቀን ወደ ገበያ ልወጣ እችላለሁኝ ከዚህ እንግዲህ ከቤት ውስጥ እንትኖች እነዚህን ነው እንትን የምለው ሌላ ደግሞ ለ ወደ ገበያ የሚኬደው ምንድነው ጫማና ልብስ ለመግዛት እንግዲህ ጫማና ልብስ ለመግዛት ያው በየወሩም ባይሆንም ምናልባት በየወሩ አንዳንድ ጊዜ የምገዛበት ኮንዲሽን ሊኖር ይችላል ግን ደግሞ በየ በየሩብ አመቱም ሊሄድ እችላለሁ በአመት አንዴ የምሄድበት ሁኔታ ሊፈጠር ይችላል። እንግዲህ እንደየገቢ መጠኔ ወይም ደግሞ እንደጨረስኩት እንደሚያስፈልገኝ መጠን ይለያያል። ለምሳሌ በዓላት አካባቢ አዳዲስ ነገሮችን መቀየር ከፈለኩኝ ልብስና ጫማ ልገዛ እሄዳለሁኝ ወይም ደግሞ አዲስ ነገር ቆንጆ ነገር ገብቷል ወይም ደግሞ ገበያው ላይ ይታያል ከተባለ እንግዲህ ለማየትም ይገኬዳል ገበያውን መገብየት ባይቻልም የገበያውን ጥናት ወይም ደግሞ ያሉትን እቃዎች በደንብ ለማየት ወደ ገበያ ልሄድ እችላለሁኝ ለምሳሌ ዛሬ ሄጄ ነገም ልደግም እችላለሁ እንደየ እንደ ገበያው ሁኔታ ማለት ነው እና በዛ መልኩ ገበያ ልወጣ እችላለሁ ይሄ የሚባለው ውስን ሰዓት የለውም ምክንያቱም እንደ የገበያ ሁኔታ በራሱ ራሱን ችሎ የመቀያየር ባህሪ ስላለው ሰዓቱ ውስን አይደለም የምሄድበት ገበያ እና ሌላ ገበያ ምንድነው በስራ በስራ ቦታ በኩል ወደ ገበያ ልወጣ እችላለሁ እንግዲህ ይሄ ማርኬት የሚባለውም ወይም የገበያውን ሁኔታ ለማጥናት በስራ በስራ በኩል ሊሄድ እችላለሁ ያለውን የገበያ ሁኔታ አጥንቶ ከስራዬ ጋራ የሚሄደውን ነገር ለማየት አንዳንድ ደንበኞችን ደግሞ ከዛው ከገበያው ላይ በገበያ ላይ ያሉ ደንበኞችን እንትን ለማለት በስራ በኩል ወደ ገበያው የምገባበትን ሁኔታዎች ሊፈጠር ይችላል ይሄም በቀን ይሄም በቀን በቀን ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በሳምንት ሶስቴ በወርም እየተባለ እንግዲህ አስፈላጊ በሆነበት ሰዓት በሚያስፈልገኝ ሰዓት ወደ ገበያ እወጣለሁ ማለት ነው

ቀልድ መናገር አዎ በተወሰነ መልኩ እወዳለሁ ግን እንደው ከመናገር ይልቅ ማዳመጥ ደስ ይለኛል። ቀልድ ብዙ ጊዜ ምን አይነት ቀልድ ደስ ይለኛል ያው ቀልድ በራሱ ቀልድ እውነት ነው ቀልድ ማለት እውነት ነው ስለዚህ አንዳንድ ነገሮችን እንደዚህ ሸፋፍነን የምናልፋቸው ወይም ደግሞ መነገር የሌለባቸውን ነገሮች ስንናገር ያው ቀልድ ሆነው ያስቁናል ወይም ፈገግ ያስብሉናል ወይም ያስገርሙናል ማለት ነው። እና እኔ ቀልድን እውነት ወይም ደግሞ መነገር የሌለበትን በመናገር ውስጥ ነው ያለው ብዬ ስለማምን ሳላስበው ነው ሰዎችን ፈገግ የማሰኘው እና ቀልድ ራሱ እኔ ሳላስበው ለሰዎች ቀልድ ሆኖ ይገኛል ንግግሬ እና ቀልድን አስቤበት ሳይሆን ሳላስበው ብዙ ጊዜ ንግግሬ ቀልድ ሆኖ ይገኛል ማለት ነው። እና ብዙ ጊዜ እንግዲህ ይሄ ቀልድ ያው ከመናገር ይልቅ ከመናገር ይልቅ መስማት ነው በጣም የሚያስደስተኝ ብያለሁ። ቀልዶችን ለምሳሌ ቁም ነገር አዘር ቀልዶች አሉ። አዎ እንዳልኩት ቀልድ ማለት እውነት ነው። ስለዚህ እነዛን እውነታዎች ያው እንሰማለን ወይም ይሆናሉ ብለን የማንጠብቃቸውን ነገሮች ሊያስቁን ሲጀመር ቀልድ ግዴታ ማሳቅ ወይም እንደዚህ እንትን ማለት አይጠበቅበትም። ማስደመም፤ አእምሮአችን የሚገርመው ወይም ደግሞ የሚያዝናናን ሊያዝናናን የሚችል አእምሮአችን የሚያርፍበት ምናልባት ከስራ ላይ ውለን ሊሆን ይችላል ትንሽ የሚያጨናንቁን ነገሮችን ሰምተን ወይም ቆይተንባቸው ሊሆን ይችላል። እንግዲህ በዚህ ጊዜ ቀልድ መስማት ወይም ደግሞ ቀልድ ስንናገርም የሚያስደስተን ከሆነ በመናገር ራሳችንን ወደዛ ወደ ቀልድ ያው ግዴታ ራሳችን ፈልገን መሄድ አለብን ወደ እሱ እና ፈልጌ ወደ ቀልዱ እሄድና እሰማለሁኝ ማለት ነው። ቀልድ በምሰማበት ሰዓት በምናገርበት ሰዓት ደግሞ ያው ቅድም እንዳልኩት ተፈጥረው የነበሩ ሁኔታዎችን ወይም ደግሞ ሊፈጠሩ የሚችሉ ወደፊት ሊሆን ይችላል ወይም ደግሞ ቢሆን ሊያስገርመኝ ይችላል የምለውን በራሴ ያመንኩበትን ነገር እናገራለሁኝ ማለት ነው። ያ ቀልዴ ይሆናል ማለት ነው ያ ይሄ ደግሞ እንግዲህ ቀልድ እንደየሰሚው ነው። እንግዲህ ብዙ ጊዜ ምን ያስደስተኛል ለህፃናቶች መቀለድ ያስደስተኛል። ምክንያቱም ያው ትልልቅ ሰውን ለትልልቅ ሰው ቀልዶ ማሳቅ በዚህ ዘመን በጣም ከባድ ነው። በጣም ከባድ ነው ካለው ካለው ከአየሩ ሁኔታ ጋራ በጣም ከባድ ስለሆነ እንግዲህ ለህፃናቶች ህፃናቶችን የሚያስገርም ነገር ለምሳሌ አሁን ህፃናቶችን እኔ ትልቅ ነኝ ህፃናቶች ለምሳሌ ከሶስት እና ከአራት ወይም እስከ አምስት እስከ ስድስት ያሉ እንዳሉ ልጆች እነሱ ፊት እንደነሱ አክት ባደረግ ለነሱ እንደ ቀልድ ነው የሚታያቸው እና ሊያስደስታቸው ወይም ሊያዝናናቸው ይችላል። እና በዚህ መልኩ ነው ቀልድን የምቀልደው እና ቀልድ እንግዲህ ለህፃናት ሲሆን ያው እንዳልኩት በጣም ቀላል ነው። ለትልልቅ ሰው ሲሆን ደግሞ ትንሽ ስራን ወይም ማሰብን ረጅም ጊዜ ወስዶ ማሰብን መጻፍ ምናምንም ሊያስፈልገው ይችላል። እንግዲህ ኮሜዲያን የሚባሉ በደንብ ተጠበውበት፤ ወጪ አድርገውበት፤ አእምሯቸውን፣ ጊዜያቸውን ሰውተው ነው የሚሰሩት። ህፃናቶችን ለማዝናናት ግን እኔ ራሴ ማድረግ የምችለው ነው እና በጣም ይቀለኛል።

የመንገድህን ስም ታውቃለህ ወይ ነው ለሚለው ጥያቄ የመንገዴን ስም እንግዲህ አሁን ብዙ መንገዶች አሉኝ ወደ ስራ ቦታም ወደ ተለያዩ ቦታ የምንሄድበት መንገዶች አዳዲስ ስሞች የወጡባቸው መንገዶች አሉ እኔ የምሄድበት አሁን መንገድ ምን ይባላል አርባ ሜትር መንገድ ይባላል የአርባ ሜትር መንገድ ይባላል ቀጣይ ደግሞ የ ሳርተራ መንገድ የሚባል አለ ምንጃር ጎዳና ምንጃር ጎዳና ይባላል ይሄ እንግዲህ ይሄ መንገድ የት ነው የማገኘው ወደ ስራ ብዙ ጊዜ በሚሄድበት ወቅት ነው ማለት ነው ይሄን የመንገድ ስምም በዚህ መንገድ ላይ የምሄደው ሌላው ምንድነው የተለያዩ ቦታዎች ላይ ስሄድ ደግሞ ዘመድ ለመጠየቅ ሊሆን ይችላል፤ ብቻ በብዙ አጋጣሚዎች ወደ ገበያ ሊሆን ይችላል የተለያዩ መንገዶችን እጠቀማለሁኝ ለምሳሌ ጀዋር አደባባይ የሚል መንገድ አለ ብዙ ጊዜ የተለያዩ ሰዎችን ለማግኘት ቤተሰብ ለመጠየቅ ስሄድ ያንን መንገድ ተጠቅሜ እሄዳለሁኝ ሌላ ደግሞ የፍቅር አደባባይ የሚባል አለ ረጅም መንገድ ነው እሱም ያም ደግሞ ምንድነው ወደ ገበያዎች ለመሄድ የምጠቀመው መንገድ ነው ሌላው ደግሞ ሌላው መንገድ ምንድነው የዲኮ ጎዳና ይባላል የዲኮ ጎዳና ደግሞ ቤተሰብ ለመጠየቅ የሚሄድበት መንገድ ነው ሌላ ደግሞ ምንድነው ከዚህ በፊት ተማሪ ሆኜ የምሄድበት መንገድ ደግሞ ምን ይባላል ወንጅ ማዞሪያ ጎዳና ይባላል ያ ጎዳና ምንድነው በጣም ረጅም መንገድ ነው እና በጣም ደስ የሚል በዛፎች የተሞላ ሰዎችም ብዙ ሰው በእግር የሚሄድበት ጎዳና ነው እና ብዙ መኪና አይበዛበትም በጣም ብዙ ጊዜ የተመላለስኩበት መንገድ ነው እና ያ ጎዳና የወንጂ ማዞሪያ ጎዳና ይባላል፤ ከአንዱ ከትልቅ ከሚባለው መንገድ አንዱ ነው ሌላው ምንድነው ገንደ ሀራ ኮብል የሚባል አለ ይሄ ይሄ መንገድ ምንድነው ጠመዝማዛ ነው አንድ ቦታ ቆመን የሚታይ አይደለም ብዙ ጊዜ ምንድነው ለዚህ እንትን የምለው ይሄንን ጎዳና የምትጠቀመው ትልልቅ ሱቆችን ስፈልግ ፀጉሬን ለመስራት ስሄድ በዚህ ጎዳና ብዙ ጊዜ እሄዳለሁ በጣም የሚያስገርም ጎዳና ነው አንድ ቦታ ቆሜ በጣም አጭር አጭር መንገዶች እየታዩበት ጠመዝማዛ የሆነ መንገድ ነው እና ይሄ ጎዳና የገንዳሃራ ጎዳና ይባላል ሌላው ደራርቱ ነው ደራርቱ ጎዳና የሚባል አለ የደራርቱ ጎዳና ደግሞ ምን ልሰራ ሲሄድ ነው ልብስ ለመግዛት ጫማዎችን ይሄንና የመዋቢያ እቃዎችን ለመግዛት ስሄድ የምጠቀመው ጎዳና ነው ይሄንን ጎዳና በምንድነው በእግር ሳይሆን ትንሽ ረዘም ያለ መንገድ ስላለው በተለያዩ መጓዣዎች ነው የምጠቀመው በቤት መኪና ልሄድ በራሴ መኪና ልሄድ እችላለሁ በባጃጅ ልሄድ ይችላለሁ ወይም ጋሪ ሳይክልም ልጠቀም እችላለው ሳይክል በጣም ስለምወድ እና በእነዚህ በእነዚህ እነዚህን መንገዶች በእነዚህ በእነዚህ መጓጓዣዎች ልጠቀምባቸው እችላለሁኝ ሌላ ምንድነው ካሉት ጎዳናዎች ውስጥ እንግዲህ ቅድም ብያለሁ ረዘም የሚለው ጎዳና የወንጅ ማዞሪያ ጎዳና ነው ጠመዝማዛ በሚባል የሚታወቀው ጎዳና ደግሞ ምንድነው የገንደ ሀራ ጎዳና ነው በስፋቱ በጎን ስፋቱ የሚታወቀው ደግሞ ከምሄድበት ጎዳናዎች ውስጥ የአርባ ሜትር ያው ስሙ ራሱ ከስፋቱ ጋራ የተያያዘ ነው የአርባ ሜትር ጎዳና ይባላል በጣም ሰፊና በ አሁን በአዳዲስ አትክልቶች እየተተከሉበት እየተዋበ መንገዱ በጣም ስፋት ያለው ጎዳና ነው እና ብዙ ብዙ ከተሞች ላይ እንደውም ይሄ ጎዳና እየተስፋፋ ነው እና ይሄ ጎዳና በጣም ለትራንስፖርት አገልግሎትም የሚመች ነው ሶስት አራት መኪናዎች በአንዴ ተደራርበው መሄድ የሚችሉበት ጎዳና ስለሆነ በጣም ምቹ ጎዳናው አርባ ሜትር ይባላል።

በስራዬ ላይ በጣም ብዙ ተግዳሮቶች አሉኝ። ለምሳሌ ያው በየጊዜ የሚሰጡን ነገሮች አሉ። ያው ተቀጣሪ ሰራተኛ እንደመሆናችን መጠን እንግዲህ የተለያዩ ተግዳሮቶች አሉ። እንደ የቢዝነስ ተቋም ወይም ደግሞ ፋይናንሻል ተቋም እንደመሆኑ እንግዲህ የተለያዩ ተግዳሮቶችን በቀን ውስጥ እናከናውናለን። ለምሳሌ ደምበኞችን ወደ አዲስ አፕሊኬሽን የማስተዋወቅ መተግበሪያዎችን የማለማመድ እነሱን በደንብ ደንበኛው ለምዶ እንዴት መጠቀም እንዳለበት ማስተማር በደንብ ማሳወቅ የምንሰራበት ሁኔታ አለ። ሌላው ደግሞ ምንድነው? ትልልቅ ደንበኞችን መመልመል በደንብ ለመስሪያ ቤቱ ይጠቅመዋል የምንለውን እንትን ደንበኞችን መለምለም መመልመል አንዱ ተግዳሮት ነው። ይህም ምንድነው? ይህም ምንድነው? እንግዲህ እነዚህን ተግዳሮቶች ለመወጣት ምን እናደርጋለን? መጀመሪያ አሁን ለምሳሌ አንድ አምስት አምስት የዲፖዚት ይባላል በእኛ በመስሪያ ቤት ቋንቋ አምስት የትልልቅ አቅም ያላቸው ደንበኞችን አምጡ ከተባለ ያንን አቅም ያላቸውን ደንበኞች እንዴት ነው? እንዴት ነው? መመልመል ያለብኝ የሚለውን ነገር በመጀመሪያ እንትን ስል መጀመሪያ መመልመል ከዛን ማጨት ነው። ማጨት በማጨት ደረጃ ላይ ስንደርስ ደንበኛውን ሄዶ ያለንን ፕሮዳክት ያለንን ነገር እኛ የምንሰጣቸውን አገልግሎቶች በደንብ ማስተዋወቅ እና ደግሞ ምን እንደሚፈልግ መጀመሪያ ጥናት ማድረግ ይጠበቅብኛል። በዛ ዙሪያ በሚፈልገው ዙሪያ ደግሞ እኛ የምንሰጣቸውን አገልግሎት በደንብ ማስረዳት ማሳመን እና ያሉትን ነገሮች ለእኛ ድርጅታችን ይጠቅማሉ የምንላቸውን ነገሮች ማሳየት ያንን ካደረግን በኋላ እንግዲህ ደንበኛችንን አስፈርመን ወደ ቢሮአችን እንዲመጣ ማድረግ አለብን ማለት ነው። ዋናውና ትልቁ ተግዳሮታችን ይሄ ነው። ሌላው ተግዳሮታችን ምንድነው? የተሳለጠ አገልግሎትን መስጠት የተሳለጠ የደንበኞች አገልግሎት ባህል ባህሎችን አሁን እንደውም አዲስ የተሰጠን ተግዳሮት ምንድነው? አዲስ የደንበኞች አገልግሎት ባህል የማቋቋም ስርዓት ውስጥ ነን። ያ ተግዳሮት ለምንድነው? ለስንት ለአንድ አመት ያክል የልምምድ ጊዜ የልምምድ ስንል ያው ቀጥታ የተሰጠን በስልጠና መልኩ ነው። እንደውም በጣም ሰፋ ያለ ጊዜ ስልጠና ተሰጥቶን ይሄንን ባህል በደንብ አሳድገን ልምዳችን አድርገን በስራ ቦታ ብቻ ሳይሆን በላይፋችንም ውስጥም ብናስገባው ጥሩ ጥሩ እንትንም ሊለን የሚችል ተግዳሮት ነው። እንግዲህ ይሄ የስራ ባህል ጥሩ የስራ ባህል ልምምድ ደንበኛን ከደንበኛ ጋራ እንዴት ንግግር ማድረግ እንዳለብን ደንበኛ እንዴት መቀበል እንዳለብን የደንበኛን አቀባበል በምን አይነት መልኩ ማድረግ እንዳለብን እነዚህ ሁሉ እንግዲህ የተሰጠን ተግዳሮቶች ናቸው። ከእነዚህ በተጨማሪ ደግሞ በዲጂታል ወይም በቴክኖሎጂ በኩል ያሉት ተግዳሮቶች ምንድን ናቸው? አዲስ አፕሊኬሽን በእኛ በእኛ መስሪያ ቤት አዲስ የመጣ አፕሊኬሽን አለ። ያንን አፕሊኬሽን በደንብ ለደንበኛ ማስተዋወቅ በደንብ ማስተዋወቅ መቻል እና እንዲጠቀሙት እንዲለምዱት እጣ ምናምን አለው እና ያንን እጣ ያንን እጣ ተሳታፊ ሆኖ ተሸላሚ እንዲሆኑ ማድረግ ማለት ነው። እና ያያ ከተሰጡን ተግዳሮቶች ውስጥ አንዱ ነው። እና ብዙ በየጊዜው የሚቀያየሩ እንትኖች አሉ። እነሱ እነሱ ከተሰጡን ተግዳሮቶች ውስጥ ነው እነዚህ ናቸው